ዶሮ በራሪ ከሚባሉ ወይም የወፍ ዝርያ ከሚባሉ እንስሳት ውስጥ የምትመደብ ናት። በዋናነት ከሌሎች ወፎች የሚለያት ነገር ምንድነው? አንደኛ የቤት እንስሳ ነች ወይም ከሰው ጋር ተላምዳ መኖር የምትችል እንስሳ ነች። ሁለተኛ ደግሞ ስጋዋ የሚበላ ነው። እንግዲህ ሁሉም የወፍ ዝርያዎች ስጋቸው አይበላም። ነገር ግን የተመረጡ የወፍ ዝርያ ከሚባሉት መካከል የተመረጡ ዝርያዎች ስጋቸው ለምግብነት የሚያገለግል አሉ። ከነኚህ መካከል የመጀመሪያዋ ዶሮ ነች። ሁለተኛዋ ቆቅ ሶስተኛዋ ደግሞ ጅግራ የምትባለዋ የወፍ ዝርያ ነች እና። የመጀመሪያው የዶሮ የሚባለው ከሰው ጋር ተላምዶ የሚኖር ቤት ውስጥ ነው የምታድረው ሰዎችን ጋር የተላመደ የተቆራኘ ህይወት አላት። ምግብ የሚያገኙት ያው ብዙ ጊዜ ከሰዎች ነው ማለት ነው። ስለዚህ ደግሞ ሰዎቹ ትርፍ ለማግኘት ዶሮዎችን በማራባት እና እንቁላላቸውን በማስጣል ዶሮዎችን ይሸጣሉ እንቁላላቸውንም ለምግብነትም ያገለግላል ለመሸጥም ይጠቀማሉ ማለት ነው። እና በዋናነት ዶሮ የሚያረቡ ሰዎች የዶሮ እንቁላሉን በመሸጥ እንዲሁም ደግሞ እንዲሁም ደግሞ እንቁላላቸውን ይሸጣል። ዶሮ እያረቡ ዶሮዎቹ ራሳቸው ደግሞ እንደ ገቢ ምንጭም ያገለግላሉ ማለት ነው። ስለዚህ ስለ ዶሮ ያለን መረጃ ነው። ሌላኛው ቆቅ ደግሞ ቆቅ በጣም የዱር እንስሳ ከሚባሉት ውስጥ መደባለች። ያ ማለት ዶሮና ሚን ቆቅ ከሰው ጋር ተስማምታ ወይም ተላምዳ መኖር የምትችል ሳልልሽም ነገር ግን እንቁላሏ ይበላል። ኦፍ እንትና ሚን የቆቅ ስጋም ይበላል ማለት ነው። ልክ እንደ ዶሮ ተመሳሳይ ለምግብነት የምታገለግል እንስሳ ነች። ነገር ግን ከዶሮ የሚለያት ነገር ዶሮ ከሰው ጋር ተላምዳ መኖር የምትችል ስትሆን ቆቅ ግን ከሰው ጋር መላመድ አይችሉም። በባህሪያቸው ከሰው ጋር መላመድ አይችሉም ተፈጥሮአዊ ነው ብዬ አምናለሁ። ምክንያቱም ማላመድ የሚቻልበት እንትን የሚቻል አይነት አይመስለኝም። ምክንያቱም አንድ እኔ የማስታውሰው አንድ ምሳሌ መናገር እችላለሁ። የቆቅ እንቁላል ከዶሮዎች እንቁላል ጋር በመቀላቀል ለዶሮ ማስታቀፍ ብንችል እነዚህ ወይም እንደ ምሳሌ ፕራክቲካሊ የገጠመኝን ምሳሌ ነው የምናገረው። አስር እንቁላል አንድ ዶሮ ታቅፋ አምስቱ የወፍ ነው አምስቱ አምስቱ የቆቅ ነው አምስቱ የዶሮ እንቁላል ነው። እና ቀኑ ደርሶ በሚፈለፈሉበት ሰዓት ሁሉም ተፈለፈሉና እስከሚያድጉት ድረስ እኩል እንደ ዶሮና እንደ እንደ ዶሮ ጫጭት ሆኖ የቆቅም የዶሮም ዶሮ ጫጭቶች አብረው አደጉ። ካደጉ በኋላ ግን የዶሮ ጫጩቶች ወደ ቤት መግባት ሲጀምሩ። የቆቅ ጫጩቶች ግን ቀስ እያሉ ቤት ከመግባት ይልቅ ወደ ጫካ የመሄድ ፍላጎት ውጪ ላይ የማደር። ለምሳሌ ዶሮዎች በሙሉ ወደ ቤት ውስጥ ወደ ራሳቸው ማደሪያ ቤት ሲገቡ የቆቅ ጫጩቶች ውጭ ላይ ማደር ይፈልጋሉ። ከዚህ በተጨማሪ ደግሞ ቀስ እያሉ ልክ እድገታቸው በጨማረ ቁጥር ከቤቴ የመራቅ ፍላጎታቸው አብሮ እየጨመረ ሄደ ማለት ነው። ከዛ በጣም ቀኑ እየጨመረና የቆቅ ጫጩቶች በጣም እያደጉ ሲሄዱ ሙሉ ለሙሉ ከቤት ጠፍተው ወደ ጫካ ሄዱ ማለት ነው። ጫካ ውስጥ ገቡ ከሰው መራቅ ይፈልጋሉ። እና ይሄን ምን ለማለት ፈልጌ ነው። የዶሮ ጫጭቶች ከሰው ጋር የዶሮ ዝርያዎች ከሰው ጋር መኖር የሚችሉት እና የቆቅ ዝርያዎች ደግሞ በዱር የሚኖሩት ተፈጥሮአዊ ስለሆነ እንጂ ስላልተላመዱ አይደለም ምክንያቱም ልክ በዚህ መልክ አረጋግጠናል ማለት ነው። እና ዶሮ በዋናነት የተለያዩ የዶሮ ዝርያዎች አሉ። የሀበሻ ዶሮ እና የፈረንጅ ዶሮ ብለን በሁለት መክፈል እንችላለን። የሀበሻ ዶሮዎች የሚጥሉት እንቁላል በመጠኑ ትንሽ አነስ ያለ በጥራቱ ደግሞ ተመራጭ እንቁላል ነው። የፈረንጅ ዶሮዎች ደግሞ በመጠኑ ተለቅ ያለ ነገር ግን ውስጥ ያለው ወይም የእንቁላሉ ጥራት በብዙዎች ዘንድ ተፈላጊነቱ ያነሰ ነው ማለት ይቻላል። በሳይንሳዊ መንገድ የእንቁላሉን ይዘት በጥናት የተረጋገጠ ባይሆንም በተለምዶ ግን የሀበሻ እንቁላል የተመረጠ ወይም የተሻለ ነው ተብሎ ይታሰባል።

ሆድ ይላል ሆድ እንግዲህ የሰው ልጅ በሚበላበት ሰዓት ምግቡ የሚጠራቀምበት የሰውነት ክፍል ነው ሆድ የሚባለው ነገር ማለት ነው። ሆድ የሚያጠቃልለው ምንድነው? ይሄ አንጀት የሚባለው ጨጓራ የሚባለው የሰውነት ክፍል በሙሉ ሆድ ይባላል። ግን በተለምዶ ደግሞ ሆድ ማለት ወደ አእምሮ ወይ ልብ የሚለው ጋር በአማርኛ ሲነገር የተቀራረበ ትርጉም አለው ሆደ ሰፊ ይባላል ሆደ ሰፊ ማለት ቻይ ማለት ነው። ታጋሽ እንደማለት ነው ወደ ሰፊ ማለት ብዙ ነገሮችን የሚችል በቀላሉ የማይቆጣ በቀላሉ የማይበሳጭ የሚለውን ለመግለጽ እንጠቀምበታለን ማለት ነው። ከዛ ውጪ ሆድ የሚለው ቃል በ በሳይንስ ሳይሆን በተለምዶ በአማርኛ ቋንቋ። ሆድ የሚለው ምግብ በልተን ምግባችን የሚጠራቀምበት አካባቢ ሙሉ ለሙሉ ፊት ለፊት የሚገኘው ቦርጭ የሚባለው የሚያድገው አካል እሱ ሆድ ነው የሚባለው ሆዴን አመመኝ ማለት። ይሄ ምግብ የሚተራቀምበት ጨጓራ አንጀት የሚባለው አካባቢ በሙሉ ሆድ ብለን ነው የምንጠራው በተለምዶ እንጂ ሳይንሳዊ ቃል የለውም። የትኛው የአካል ክፍል በሳይንስ ሆድ ይባላል? ብለን ብንጠይቅ በሳይንስ የተረጋገጠ ሆድ የሚባል የአካል ክፍል የለም። እውነት ለመናገር ነገር ግን። እንዲሁ ዝም ብሎ በተለምዶ ሆድ የሚባለው ሙሉ የፊት ለፊት ምግብ በልተን የሚጠራቀምበት ጨጓራችን ሆድ እንለዋለን። እና ይሄ ሆድ ስለ ሆድ ሲወራ ሆደ ሰፊነት ሆደ ቡቡ ሆደ ባዶ ምናምን እየተባለ ይነገራል። ሆደ ሰፊ ማለት ቅድም ለመግለጽ እንደሞከሩት ያው የሚችል የሚታገስ ማለት ነው። አሁን እንደ ምሳሌ መጥቀስ ብፈልግ አንድ ሰው ከሰው ጋር ቢጣላና ከሰው ጋር ቢጣላና ያ ሰው ግን ከአቅሙ በላይ ቢሳደብ ማለት በጣም መጥፎ ስድብ ሰው መቋቋም ከሚችለው በላይ ቢሳደብ ቢናገር የሚያበሳጭ ንግግሮችን ሁሉ ቢናገር ምናልባት ሌላኛው ሰው ዝም ሊለው ሊችለው ይችላል ሊታገሰው ይችላል። እና ይሄ የሚታገሰው ሰው ወይም ይቅር የሚለው ሰው ወይም ዝም የሚለው ሰው ምን ይባላል ሆደ ሰፊ ይባላል ማለት ነው። ሌላኛው ሆደ ቡቡ የሚባለው የሆደ ቡቡ የሚባለው በቀላሉ ለሰው የሚያዝን በቀላሉ ሰው ሲጎዳ ሲያይ አብሮ የሚጎዳ የሚያዝን ሰው ሆደ ቡቡ ይባላል። እና እነዚህ ሆደ ቡቡ ሰዎች ሰውን መጉዳት አይችሉም። በሰው ላይ መጨከን አይችሉም ጠንክር ያለ ልብ የላቸውም ይባላል ሆደ ቡቡ። እና ሌላው ደግሞ ምንድነው? የሚባለው ሆደ ሆደ ሰፊ ሆደ ቡቡና ሌላም ልክ እንደ ሆደ ምናምን የሚባሉ ብዙ የአማርኛ ቃላት አሉ። እና ስለ ሆድ ሲወራ ብዙ ነገር ማውራት ይቻላል ብዙ ነገር ማንሳት ይቻላል ስለ ሆድ ነገር ግን ጊዜ ሊያንስን ስለሚችል ጠበብ አድርገን ለመተንተን። እና ከሆድ ህመም ጋር በተገናኘ ብዙ ጊዜ ሆዴን አመመኝ እንላለን እና ሀኪም ቤት ሄደን አሞን ምን ምን ያመመህ ሲባል ሆዴን አመመኝ ብሎ አንድ ሰው ሊያወራ ይችላል። እና ያው በተለምዶ ሆዴን አመመኝ ሲባል የሆድ ቁርጠት ተቅማጥ እንዲህ ማስታወክ ካሉ ሙሉ ለሙሉ ምንድነው የሚሆነው ከምግብ ጋር የተገናኘ ችግር ነው የሚሆነው ማለት ነው። ስለዚህ ከዚህ እንደምንረዳው ሆድ ማለት ምግብ የሚጠራቀምበት የሰውነታችን ክፍል ነው ብለን መረዳት እንችላለን። ምግብ የሚጠራቀምበት የሰውነታችን ክፍል ነው ብለን መረዳት እንችላለን። ምግብ የሚጠራቀምበት ደግሞ ይሄ አንጀት ጋር ጨጓራ ጋር የሚገናኙ ነገሮች ናቸው። እና ሆዴን አመመኝ ስንል በቀጥታ የሚረጋገጠው ምንድነው ወይም የምንሰጠው ሳምፕል ምንድነው? የሰገራ ምርመራ የደም ምርመራ። ነው የምንሰጠው ምክንያቱም ምግቡ ጋር የተገናኘ ችግር ስለሚሆን ሆዳችንን የሚያምን ምግቡ ምግቡ ቀጥታ የሚያርፈው ሆዳችን ላይ ስለሆነ ልክ ምግቡ የተበከለ ከሆነ ከሆነ ሊያመን የሚችል ምንድነው? አንጀታችን ጨጓራችን ምግባችን የሚያርፍበት አካባቢ በሙሉ የህመም ስሜት ሊሰማን ይችላል ማለት ነው። ስለዚህ ይሄ ህበም ስሜት የሚሰማን ከሆነ ሙሉ ለሙሉ ሰውነታችን ውስጥ ሆዳችን ውስጥ ባክቴሪያ ገብቷል ማለት ነው። ያ ባክቴሪያ በምርመራ ተረጋግጦ መድሃኒት ይታዘዝልናል ማለት ነው። ስለዚህ የሆድ ህመም ብዙ ጊዜ ከምግብ

ኖቬምበር ይላል ኖቬምበር እንግዲህ ከዚህ በፊትም በተደጋጋሚ ለማውራት እንደሞከርኩት። በአመት አስራ ሁለት ወራቶች አሉ። በአመት አራት ወቅቶች አሉ። በአመት ሶስት መቶ ስድሳ አምስት ቀናቶች አሉ። ከአመት ውስጥ አስራ ሁለት ከአስራ ሁለቱ ወራቶች መካከል ኖቬምበር አንድ ወር ነው። እንግዲህ በእንግሊዘኛው ኖቬምበር ማለት በአማርኛው ህዳር ማለት ነው ስለዚህ የአማርኛውንም የእንግሊዘኛውንም ወራቶች ዝርዝር ለመዘርዘር እንሞክራለን። በእንግሊዘኛው ወራቶችን በምንዘረዝርበት ሰዓት የመጀመሪያው ወርህ ብለን የምንጠቅሰው ጃኗሪ ነው። ጆናሪ እንግዲህ የመጀመሪያው ወር ነው ያ ማለትም ማለት ነው። በጉሮጎሪያን ካሌንደር ዘመን የሚቀየረው ጃኗሪ ወር ላይ ነው ማለት ነው። ልክ ጃኗሪ ወር ላይ ከአንድ ዘመን ወደ ሌላ ዘመን የምንሸጋገርበት ነው። ስለዚህ ይሄ ጃኗሪ ማለት በፈረንጆች አቆጣጠር የመጀመሪያው ወር ማለት ነው። ጆንዋሪ የመጀመሪያው ወር የመጀመሪያው ወር አለ ፌብሩዋሪ ሁለተኛ ወር አለ። ማርች ሶስተኛ ወር አለ አፕሪል አራተኛ ሜይ አምስተኛ ጁን ስድስተኛ ጁላይ ሰባተኛ ኦገስት ስምንተኛ ሴፕቴምበር ዘጠነኛ ኦክቶበር አስረኛ ኖቬምበር አስራ አንደኛ ዴሴምበር አስራ ሁለተኛ የመጨረሻው በግሪጎሪያን ካሌንደር አመት ሊቀየር የመጨረሻው ወር ዲሴምበር ይባላል። ስለዚህ ከዲሴምበር በኋላ ሌላ አዲስ አመት ይመጣል ማለት ነው። እና ይሄ ኖቬምበር የሚባለው የሄዳር ወርን በአማርኛው የሄዳር ወር ኖቬምበር ይባላል ማለት ነው። በአማርኛ በተመሳሳይ በአማርኛ አንድ አመት አስራ ሁለት ወራት አሉ። ከእነዚህ አስራ ሁለት ወራት መካከል እንግዲህ በኢትዮጵያ አቆጣጠር ዘመን የሚቀየረው መስከረም ላይ ነው። ከመስከረም ጀምሮ እስከ ጳጉሜ ድረስ አስራ ሶስት ወራት ይኖራሉ። አስራ ሁለት ወራት ነው ያሉት በግሪጎሪያን ካሌንደር በኢትዮጵያን ካሌንደር ግን አስራ ሶስት ወራት ነው ያሉት። ምክንያቱም ጳጉሜ የምትባል አንድ ተጨማሪ አምስት ቀን እና ስድስት ቀን የሚኖራት ወር አለች። ይቺ ወር ግን እንደሚባለው ነገሮች የሚለወጡበት መንገድ ልክ እንደ ማንኛውም ወር ሰላሳ ቀን እንዳለ ወር እኩል ነው ይላል። ለምሳሌ አዝመራ ተዘርቶ በዚህ አምስት ቀን ውስጥ የሚያድገው አዝመራ ልክ በወር ውስጥ ከሚያድገው አዝመራ ጋር እኩል እድገት ነው። ያላችሁ ለምሳሌ ከነሀሴ አንድ እስከ ነሀሴ ሰላሳ የሚያድገው እና ከጳጉሜ አንድ እስከ ጳጉሜ አምስት ድረስ የሚያድገው የሚለወጠው የአዝርት በቁመትም በማንኛውም ነገር እኩል ነው ይላል። ልክ እንደ ሰላሳ ነው የምትቆጠረው ስትቆጠር አምስት ትሁን እንጂ ነገሮች የሚከናወኑት ግን ልክ እንደ ሰላሳ እንደ ሙሉ ወር ነው ይላል። እና ከመስከረም ጀምረን በአማርኛ ወራቶችን ለመዘርዘር ያክል መስከረም ይላል መስከረም እንግዲህ በኢትዮጵያ አቆጣጠር አዲስ አመት የሚገባበት እንቁጣጣሽ የሚባለው በከፍተኛ ሁኔታ በስፋት የሚከበረው በዓል የሚገባበት ወር መስከረም ነው። ከመስከረም ጀምሮ ጥቅምትና ህዳር አለ እነዚህ ሶስቱ መስከረም ጥቅምትና ህዳር። ወቅት አላቸው ወቅቱ ምን ይባላል? የጸደይ ወቅት ይባላል። ስለዚህ ህዳርና መስከረም ጥቅምትና ህዳር የተዘሩ ሰብሎች የሚያሽቱበት ወይም እሸት የሚሆኑበት እና እሸታቸው መበላት መቀመስ የሚጀምርበት ወቅት ነው። ከዛ ቀጥሎ ደግሞ ታህሳስ ጥርና የካቲት አለ። ታህሳስ ጥር የካቲት የተዘራው ነገር ሰው ብሎ በቅሎ አድጎ እሸት ሆኖ የሚበስልበትና የሚሰበሰብበት ጊዜ። ይሄ በጋ የሚባለው ወይም ታህሳስ ጥር የካቲት የሚባለው በጋ የሚባለው ነገር ማለት ነው። በሱ ውስጥ በተለይ ኢትዮጵያ ውስጥ አርሶ አደሮች ሰብላቸውን የሚሰበስቡበት እና ወደ ጎታቸው ወደ ጎታቸው ወደ ጎታቸው የሚያስገቡበት ወቅት ነው። መጋቢት ሚያዝያ ግንቦት ደግሞ በልግ የሚባለው ነው። ግንቦት ሰኔ ሀምሌ ነሀሴ ክረምት የሚባለው ወቅት ነው ማለት ነው። ጳጉሜን ጨምሮ ክረምት የሚባለው ውስጥ ነው ጳጉሜ በርግጥ ከክረምት ወደ ጸደይ መሸጋገሪያ ወራት ነች ወር ነች። ከጸደይ ከክረምት ወደ ጸደይ የምንሸጋገርበት መሸጋገሪያ ወር የጳጉሜ ትባላለች። ስለዚህ ስለ ኖቬምበር የነበረን ትንታኔ ይሄን ይመስላል።

ገበያ ይላል ገበያ እንግዲህ ቦታ ሲሆን ሻጭና ገዢ የሚገናኙበት የተለያዩ የምንፈልጋቸውና መግዛት የምንመርጣቸው ነገሮችን በቀላሉ አንድ ቦታ ላይ የምናገኝበት። የሰዎች የሸቀጦች የእቃዎች ስብስብ ያለበት ቦታ ገበያ እንለዋለን። ገበያን በሁለት መክፈል እንችላለን የሸቀጣ ሸቀጥ ገበያና የቁም እንስሳት ገበያ ብለን በሁለት መክፈል እንችላለን ማለት ነው። የሸቀጣ ሸቀጥ ገበያ የሚባለው ነፍስ ከሌላቸው ነገሮች ውጪ ነፍስ የሌላቸው ማለት ከእንስሳት ውጪ ማለት ነው። ከእንስሳት ውጪ የምንሻሻጥበትና የምንገበያይበት ቦታ ገበያ ይባላል። እነዚህ ነፍስ የሌላቸው ነገሮች ነፍስ የሌላቸው ነገሮች። በዋናነት ከዘይት ሽንኩርት ጎመን ጤፍ የሚባሉ ነገሮች በሙሉ የሚሻሻጡበት ቦታ የተወሰነች ቦታ ለገበያ ተብሎ የሚከለል በማንኛውም ከተማ ላይ ያለ ለገበያ ተብሎ በሆነ ስፋት በሆነ ኤሪያ ውስጥ። ተከልሎ እነዚህ ነጋዴዎች በተመረጡ ቦታዎች ላይ ቦታ ተሰጥቷቸው አስፈላጊውን ጥበቃ እና ከለላ ተሰጧቸው በመንግስት በኩል ለመንግስት ደግሞ እነሱ የሚጠበቅባቸውን ግብርና ታክስ እየከፈሉ ህብረተሰቡን የሚያገለግሉ ራሳቸውም የሚገለገሉበት የተመረጠ ቦታ ነው ማለት ነው። ገበያ የሚለው እና ስለ ሸቀጦች ስናወራ የሸቀጦች ዋጋ መናር እና የገበያ አለመረጋጋት ህብረተሰቡ ላይ የሚያመጣውን ተጽዕኖም በዛው እናያለን። ሁለተኛው የቁም እንስሳት ገበያ የሚባለው የቁም እንስሳት ገበያ የሚባለው አሁንም በሶስት ከፍለን ማየት እንችላለን። አንደኛው በሁለት ነው መጀመሪያ የሚከፈለው አንደኛው የሚበሉና የማይበሉ ተብሎ በሁለት ይከፈላል። የሚበሉ የሚባለው የከብት እና የበግ ገበያ ለብቻ የሚበሉ ብለን እንከፍለዋለን። የማይበሉ የሚባለው ደግሞ አህያና ፈረስ እንዲሁም ሌሎች ለመጓጓዣነት የምነ የምንጠቀምባቸው ለሰው ልጅ የተለየ አገልግሎት የሚሰጡ እንስሳት የሚሸጡበት ሌላ ገበያ ይኖራል ማለት ነው። የሚበሉ የሚባለው ውስጥ የሚመደቡት እንግዲህ ከብትና በግ ፍየል ናቸው። እና የከብትና የበግ ገበያ አንድ ቦታ ላይ ሊሆን አይችልም ምክንያቱም የበጎችና የፍየሎች የበጎችና የከብቶች ባህሪ የተመሳሳይ ስለማይሆን። ከብቶቹ በጎቹን ሊያጠቋቸው ስለሚችሉ ከብት የሚፈልግ ሰው እና በግ የሚፈልግ ሰው ደግሞ ከብቶች እና በጎች በተቀላቀሉበት መግባት ስለማይፈልግ። በግን በቀላሉ መሻሻጥ መገዛዛት ይቻላል ከብት ደግሞ ለመግዛትም ለመሸጥም አስቸጋሪና ጥንቃቄ የሚፈልግ እንስሳ ነው። ስለዚህ የከብቶችና የበጎች የገበያ ቦታ የተለያየ ነው ማለት ነው። አዎ ከብቶች ብዙ ጊዜ በጣም ብዙ ከብት የሚገባው በዓላትን ተንተርሶ ነው። የተለያዩ በዓላት በሚመጡበት ሰዓት በተለይ የጾም መውጫና እና የጾም መግቢያ አካባቢ የከብት ቁጥር በከፍተኛ ሁኔታ ይጨምራል። ከብቶች ገበያ አካባቢ ከዛ ውጪ ተመሳሳይ የበግ ገበያም ያው የፍስክ የስጋ ከብቶች ስለሆኑ። ጾም የሚገባበትና ጾም የሚወጣበት አካባቢ ተመሳሳይ የፍየልና እና የበግ ቁጥር በከፍተኛ ሁኔታ ይጨምራል ማለት ነው። እና ስለ ገበያ ስናዎራ በዋናነት የከብት ገበያ እና የቁም እንስሳት ገበያአእና የሸቃሸቀ የሸቃጣ ሸቀጥ ገበያ ብለን እንከፍላለን። የ ገበያ አለመረጋጋት በአሁኑ ሰዓት ህብረተሰቡን የሚያስጨንቅ ህብረተሰቡ በመኖርና ባለመኖር መካከል የሚሰቃይበት ጊዜ ላይ ደርሰናል። ምክንያቱም የገበያ ዋጋ ከእለት ወደ እለት በከፍተኛ ሁኔታ እየጨመረ ይገኛል። ይህ የገበያ ዋጋ እንዲጨምር የሚያደርገው የመጀመሪያው የመንግስት የቁጥጥር ማነስ ነው። የመንግስት የቁጥጥር ማነስ መንግስት የመጀመሪያ ተቀዳሚ ሀላፊነት የሚባለው የዜጎችን ደህንነት ማስጠበቅ የዜጎችን ኑሮ ማሻሻል ነው። እና የገበያ አለመረጋጋት በዋናነት ከዜጎች ጥበቃ ከሰላም ጋር ቀጥተኛ የሆነ ግንኙነት አለ። የሀገሪቱ ሰላም በምትደፈርስበት ሰዓት ሸቀጣ ሸቀጥና የተለያዩ የፋብሪካ ውጤቶች ወደ ተለያዩ ቦታዎች በቀላሉ መጓጓዝ እና መድረስ ስለማይችሉ በከፍተኛ ሁኔታ ዋጋቸው ጨምሮ ይታያል ማለት ነው።

አውረድ ይላል አውረድ የሚለው ቃል አውረድ የሚለው ቃል ለተለያዩ ነገሮች ልንጠቀማቸው እንችላለን አውርድ የሚለውን ቃል ማለት ነው። የመጀመሪያው ምናልባትም ከመኪና እና ከተለያዩ የተሽከርካሪ አይነቶች የተጫኑ ጭነቶችን አውርድ ልንል እንችላለን ማለት ነው። አውርድ ልንል እንችላለን። ሁለተኛው ደግሞ ሰዎች መጠጥ ቤት በሚሄዱበት ሰዓት የፈለጉትን የመረጡትን መጠጥ እንዲቀርብላቸው ሲፈልጉ የሚፈልጉትን መጠጥ ስም ጠርተው አውርድ ይላሉ ለምሳሌ ውስኪ አውርድ እንደዚህ ብላክ ሌቭል አውርድ ምናምን ብለው አወርድ ነው የሚባለው እነዚህ ቃላት ማለት ነው። ሌላም ሰው ከአንድ ቦታ ወደ ዝቅ ያለ ቦታ በዋናነት አውርድ ማለት ትርጉሙ አንድ ከፍ ካለ ቦታ ላይ የምንፈልገውን ነገር አንስተን ወደ እኛ ወይ ዝቅ ያለ ቦታ ላይ የምናመጣው ከሆነ አውርድ ነው። አውርድ ለሚለው ቃል ተቃራኒ የአማርኛ አቻ ትርጉሙ አውጣ የሚል ይሆናል ማለት ነው። አውጣ ማለት ደግሞ ካለበት ዝቅ ካለ ቦታ ላይ እቃውን በማንሳት ወደ ከፍ ወደ አለ ቦታ ላይ የምናስቀምጥ የምንወስድ ከሆነ አውጣ ብለን መጥራት እንችላለን ማለት ነው። በዚህ መንገድ እንገልጻለን እና አውርድ የሚለው የመጀመሪያው ሸቀጣ ሸቀጥ የተለያዩ ጭኖቶችን የተለያዩ መኪና ላይ የተጫኑ ነገሮችን ማንቀሳቀስና ማውረድ ስንፈልግ አውርድ እንላለን ማለት ነው። አውርድ እንላለን ማለት ነው እና አውርድ በምንልበት ሰዓት አውርድ በምንልበት ሰዓት ከመኪና ከዚህ ጋር በተገናኙ ብዙ ነገሮችን ማንሳት ይቻላል የመጀመሪያ የማውረጃ ዋጋ አለ የምናወርድበት ዋጋ አለ። ሁለተኛ በሚወርድበት ሰዓት ከጫኝና አውራጆች ጋር ያለ ንትርክና ጭቅጭቅ አለ። በተለይ አሁን አሁን እንደ ምሳሌ መጥቀስ የምፈልገው ሰዎች ቤት ቀይረው የቤተካቸውን ከመጀመሪያ ከኖሩበት ቤት አስጭነው ወደ ሌላ ቦታ በሚወስዱበት ሰዓት በሰፈር አካባቢ የተደራጁ ህጋዊ ውቅን አለን ህጋዊ የመንግስት ግብር ከፋዮች ነን በሚሉ ጎረምሶች ጥጋበኛ ጎረምሶች እና በባለቤቶች መካከል የሚፈጠሩ ተደጋጋሚ ንትርክ እና ጭቅጭቆችን እንመለከታለን። ምክንያቱም ምንድነው? እንግዲህ ባለቤቶች ቤት ኪራይ በሚቀይሩበት ሰዓት ከአንድ ቤት ወደ ሌላ ቤት በሚገቡበት ሰዓት ከሰፈር ውስጥ ተደራጀን ከሚሉ ከእነዚህ ህገወጥ ጎረምሶች ውጪ እቃውን ማስጫንም ሆነ ማስወረድ አይችሉም። ምክንያቱም ጉልበተኞች ስለሆኑ ያን እቃ የሚችሉ የሚያስወርዱና የሚጭኑ ከሆነ እነሱ ጋር የሚመጣባቸው በሃይል እቃቸው ሊሰበር ይችላል። ብዙ ነገር ሊገጥማቸው ይችላል ማለት ነው እና በዚህ ምክንያት ሰዎቹ ይፈራሉ ሰዎቹ ይጨነቃሉ። ይሄን ደግሞ ቁጥጥር መስጠት የሚችለው መንግስት ነበረ። መንግስት ደግሞ በእንደዚህ አይነት ነገሮች ላይ ለዜጎቹ ሴኩሪቲ ወይም ሰላም የማስጠበቅ ከተቀዳሚ ሀላፊነት ቢኖርበትም ነገር ግን እነዚህ አይነት ስራዎችን በትኩረት ሲሰራ አይታይም። እና እነዚህ ሰዎች ሰዎቹ ወጣቶቹ የተደራጁ ወጣቶች እቃቸውን ቢያወርዱ እኮ ደስ ይላቸዋል ነገር ግን የሚጠይቋቸው በጣም የተጋነነ ዋጋ ከእነሱ የመክፈል አቅም ውጪ ነው። ወይም ደግሞ እቃውን ለማውረድ ከሚያስፈልገው ወጪ በላይ ይጠይቋቸዋል ማለት ነው። በዚህ ምክንያት ነዋሪዎቹ ይማረራሉ ይጨነቃሉ። እና አንድ እንደ ማሳሰቢያን የመናገር የምፈልገው እቃዎች እቃ የሚያወርዱና የሚጭኑ ሰራተኞች በቀጥታ በመንግስት ቁጥጥር በመንግስት ፍቃድ ውስጥ የተመሰረተ ቢሆን መልካም ነው። ምክንያቱም እነዚህ ወጣቶች የሚፈልጉትን ብር ይጠይቃሉ የሚፈልጉትን የተጋነነ ጥያቄ ነው የሚጠይቁት ማለት ነው። ይሄ የተጋነነ ጥያቄ ደግሞ በሰዎች የመክፈል አቅም ዝቅተኛ ሊሆን ይችላል። ከዚህ ጋር በተገናኘ ሌላም ሸቀጣ ሸቀጥ የሚያወርዱና የሚጭኑ ወጣቶች አሉ። በርግጥ እነዚህ ወጣቶች የተሻለ በመንግስት የተደራጁና ወዛደር የሚባሉ ሲዋርዱም ሲጭኑም መጠነኛ የሆነ ወጭ እንትን የሚጠይቁ ክፍያ የሚጠይቁ ክፍያቸውም ያው በመንግስት የሚታወቅ ስለሆነ አስፈላጊውን ግብር ይከፍላሉ የሚጠይቁት እንትንም ተመጣጣኝ ነው ማለት ነው። እና ልክ እንደዚህ ቤት ተከራዮች ቤት በሚቀይሩበት ሰዓትም ተመጣጣኝ የሆነ ክፍያ እንዲጠይቁ መንግስት ቁጥጥር ማድረግ አለበት ብዬ አምናለሁ። ስለ አውርድ የነበረኝ ትንታኔና ውይይቴን ይህን ይመስላል

ፍራፍሬ ይላል ፍራፍሬ እንግዲህ ለሰውነታችን በጣም ጠቃሚ የሆኑ ሳይበስሉ የሚበሉ በጥሪያቸው መበላት የሚችሉ እና ምንም አይነት ለሰው ልጅ ለጤና ከፍተኛው የሆነ በረከት ያላቸው የጤና ችግር የማያመጡ ቀን ተቀን ብንመገባቸው የሚመከሩ ምግቦች ናቸው። እነዚህ ምግቦች ማለት ፍራፍሬ የሚባሉት ነገር በዋናነት አረንጓዴ ነገሮችን በሁለት ከፍለን ማየት እንችላለን ፍራፍሬና አትክልት ብለን መክፈል እንችላለን። ፍራፍሬ የሚባሉት እንግዲህ መጀመሪያም ለመናገር እንደሞከርኩት ሳይበስሉ የሚበሉ ጥሪያቸው ጥሪያ የሚበሉ ጥሬውን ነው። አትክልት የሚባሉት ግን ደግሞ በስለውና አስፈላጊውን ሂደት አልፈው የሚበሉ ምግቦች ናቸው። እና ለጤናችን ስጋን እና የስጋ ውጤቶችን ከማዘውተር እና ከመመገብ ይልቅ ፍራፍሬን እና አትክልትን ብንመገብ አዋጭ የሆነ የጤና ጥቅም ይኖረዋል። በተለይ ተላላፊ ያልሆኑ በሽታዎች የሚባሉት በአብዛኛው የሚከሰቱት ከአመጋገብ ችግር ነው ማለት ነው። ብዙ ጊዜ ሰዎች ብር በሚያገኙበት ሰዓት የሚሸወዱት ወይም የማያስተውሉት ነገር የአመጋገብ ስርዓታቸውን በዘፈቀደ ነው የሚያደርጉት። ለምሳሌ ሁሌ ስጋ መብላት መጠጥ መጠጣት ቢራና ድራፍት የሚባሉ መጠጦችን ስጋ እየበሉ እነዚህን መጠጦች በሚጠቀሙበት ሰዓት በከፍተኛ ሁኔታ የሰውነታቸው ውፍረት ይጨምራል ማለት ነው። የሰውነታቸው ውፍረት ሲጨምር ሰውነታቸው ውስጥ አላስፈላጊ የሚጠራቀም የኮሊስትሮል መጠን አለ። ይህ የኮሌስትሮል መጠን ሰውነታቸውን ቀስ በቀስ በደም ስሮቻቸው ውስጥ ደም ስሪዎቻቸው እንዲጠቡና ደም በአግባቡ መንቀሳቀስ እንዳይችል የሚያደርጉ ናቸው ማለት ነው። እና እነዚህ የኮሌስትሮል አይነቶች ኮሌስትሮል የሚያመጡ ስጋና የተለያዩ መጠጦች በአግባቡና በተመጣጠነ መንገድ ካልተመገብናቸው የሚያመጡት ችግር ከፍተኛ በመሆኑ። ሰዎች በተለይ ከድህነት ራሳችንን ስናላቅቅ እንትን በምናገኝበት ሰዓት ብር የተሻለ ብር በምናገኝበት ሰዓት አትክልትና ፍራፍሬን እንደዋና የምግባችን አይነት አድርገን መጠቀም መቻል አለብን ማለት ነው። ከዛ ውጪ ከዛ ውጪ አትክልትና ፍራፍሬን የማንጠቀም ከሆነ አትክልትና ፍራፍሬ በመግባችን ውስጥ የማናካትት ከሆነ። ሁልጊዜ ስጋ የምንመገብ ከሆነ አላስፈላጊ ውፍረት ወደ ሰውነታችን ይመጣና አላስፈላጊ ውፍረት ወደ ሰውነታችን ይመጣና ያው ወፍረት ደግሞ ከእሱ ጋር ተያይዞ ስኳር ይመጣል። ደም ብዛት ይመጣል የደም ግፊት ይመጣል ልክ እንደዚህ ተመሳሳይ በሽታዎች በህክምና በቀላሉ መዳን የማይችሉ ትሪት መደረግ የማይችሉ። በኋላ አንዴ በሽታው ከተለከፍን በኋላ ተመልሰን በሽታውን ኪውር ለማድረግ የምንቸገርባቸው የአመጋገብ ስርዓቶች ለጤናችን ለኢኮኖሚያችንም መጥፎ ስለሆኑ። በተቻለን መጠን ለምግብነት የምንመርጣቸውን የምግብ አይነቶች በትኩረት በትኩረት ልንመርጥና ልንጠቀም ይገባል። ከፍራፍሬ አይነቶች መካከል ለመጥቀስ ብንሞክር የመጀመሪያው ብርቱካን አለ ሙዝ አለ አፕል አለ አቮካዱ ማንጎ ሚባሉ እነዚህ በሙሉ የፍራፍሬ አይነቶች ናቸው። ነገር ግን ከእነዚህ የፍራፍሬ አይነቶች መካከል አፕል በጣም ለሰው ልጅ ጥቅም የሚሰጥ ሁሉም የፍራፍሬ አይነቶች በርግጥ ለሰው ልጅ ጠቃሚ ናቸው። ለሰው ልጅ ከፍተኛ የሆነ ለሰውነታችን ጥቅም የሚሰጡ በሽታ ተከላካይ ነገሮች ናቸው። ነገር ግን አፕል በጣም ብዙ ጥቅም አለው። ነገር ግን ጥቅሙ ከፍተኛ ቢሆንም ሁሉም ሰው ገዝቶ ለመጠቀም የሚያስቸግር ነገር አለው ምክንያቱም የዋጋው ነገር ማለት ነው ዋጋው በጣም ውድና ለሁሉም ሰው የማይሆን በመሆኑ ምክንያት። ዋጋቸው ተመጣጣኝ የሆኑ ፍራፍሬዎችን ቅድሚያ እንሰጣለን ማለት ነው። በእርግጥ አሁን አሁን የፍራፍሬ ዋጋ በከፍተኛ ሁኔታ ጨምሯል ሁሉም ሁሉም ፍራፍሬ በሚባል መልኩ ዋጋቸው ጨምሯል። ነገር ግን ከ አለን የአመጋገብ አማራጭ አንፃር ብዙ ሰው መርጦ የሚመገብበት ጊዜ ላይ አይደለም ያለው። ማለት የተመጣጠነ ምግብ ለመመገብ ሰው ይሄን ዛሬ ብመገብ ነገ ይህን እመግባለሁ ብሎ የሚያስብበት የሚመርጥበት ጊዜ

ደረሰኝ ይላል እንግዲህ ደረሰኝ የሚለው ቃል አንድ ሰው አንድ ሰው ብር በሚቀበልበት ሰዓት ብሩ ደረሰኝ ብሎ የምስክርነት ወረቀት ብር ለብር ከፋዩ የሚሰጠው ነገር ደረሰኝ ይባላል። በእንግሊዘኛው አቻ ትርጉሙ ሪሲት ሪሲት እንለዋለን ይሄ ሪሲት ማለት። ለተጠቀምንበት አገልግሎት ለገዛነው ምርት ብሩን በምንሰጥበት ሰዓት ብሩን የተቀበለን አካል ግለሰብ ሊሆን ይችላል። መንግስታዊ ተቋም ሊሆን ይችላል። ብሩን እንደተቀበለ ብሩ እንደደረሰው እንደ ምስክርነት የሚያገለግል ወረቀት ደረሰኝ ብሎ ይሰጠናል ማለት ነው። እና ደረሰኝ ማለት እሱ ነው። ስለደረሰኝ ስናወራ ስለደረሰኝ ስናወራ ሰዎች ደርሰኝ የማይሰጡባቸውን ምክንያቶች እንዘረዝራለን በተለይ ነጋዴዎች ማለት ነው። ነጋዴዎች እንግዲህ ደረሰኝን በቀላሉ ለገንዘብ ከፋዮች መስጠት አይፈልጉም። ምክንያቱም ለነጋዴዎቹ የግብር መጠናቸው የሚተመነው ወይም በአመቱ መጨረሻ በእርግጥ አሁን አሁን በአመት አራቴ ግብር እንዲሰበሰብ መንግስት አቅጣጫ አስቀምጧል። ከዚህ በፊት ደግሞ በአመት አንዴ የነበር ግብር የሚሰበሰበው አሁን በአመት አራት ጊዜ ማለት ጥር ላይ መጋቢት ሰኔ መስከረም አካባቢ ብቻ በአመት አራት ጊዜ በየሩብ አመቱ እንዲሰበሰብ ግብር ተብሏል። እና ይሄን ግብር መንግስት በሚሰበስብበት ሰዓት የመጀመሪያ መሰረት የሚያደርገው ደረሰኙን ነው ማለት ነው። ደረሰኝ የቆረጡበትን የሸጡበትን መጠን ያመለክታል። ተብሎ ስለሚታሰብ ሰዎቹ ነጋዴዎቹ ወይም ከግብር ሰብሳቢዎቹ ቼክ የሚያደርጉት ምንድነው? ደረሰኙ ምን ያክል ደረሰኝ ቆረጠ የሚለውን ሄደው ቼክ ያደርጋሉ። በዛ የደረሰኝ የቁጥር አማካኝነት ምን ያክል ገቢ ሰብስቧል። ከዚህ ገቢ ውስጥ ሃያ አምስት ፐርሰንት አስራ አምስት ፐርሰንት አሥር ፐርሰንት እየተባለ የሚቆረጠውን የመንግስት ግብር በማስላት መጨረሻ የግብር መጠኑን መወሰን ይችላሉ ማለት ነው። እና ስለደረሰኝ ስናወራ በነጋዴዎችና በግብር ሰብሳቢዎች መካከል ያለ ድብብቆሽ አለ። የግብር ሰብሳቢዎቹ የሰዎችን ትክክለኛ የነጋዴዎችን ትክክለኛ የገቢ ምንጭ ማወቅ ይፈልጋሉ። ነጋዴዎቹ ደግሞ የሚያገኙትን ትክክለኛ የቀን ገቢ ለግብር ሰብሳቢዎች ወይም ለጉምሩክ ለምንድነው ይሄ የገቢዎች ሰራተኞች እንዲያውቁባቸው አይፈልጉም። እና በዚህ መሃል ያለው ግብግብ በጣም ያስቃል። እንደውም አንዳንድ ጊዜ ከስተመሮች እቃ ለመግዛት ወደ ሱቅ በሚሄዱበት ሰዓት በአጋጣሚ የገቢዎች ሰራተኞች ከመጡ። ምንድነው የሚሏቸው? እቃውን አልገዛሁትም በሉ ይሏቸዋል። ምክንያቱም ወዲያው እቃው ሲገዛ ካዩ ከቀው ላይ ታክስ ይቆርጣሉ ማለት ነው። ከቀው ላይ ታክሲ ይቆርጣሉ። በዚህ ድብቁሽ መሃል አንዳንድ አላስፈላጊ ነገሮች ሲደረጉ ይታያል አንዳንድ አላስፈላጊ ነገሮች ሲደረጉ ይታያል። የገቢው ሰራተኞች ገቢ አካባቢ ገበያ አካባቢ ይሄ ቁጭ ብለው ነጋዴዎቹ ደረሰኝ ይቆርጣሉ አይቆርጡም የሚለውን ለመከታተል በተለያየ መንገድ ማረጋገጥ ይፈልጋሉ። እና ከሱቆች ፊት ለፊት ባለሱቆች እንዳያያቸው አድርገው ይደበቃሉ። ከተደበቁ በኋላ አንድ ከስተመር ከሱቅ እቃ ግዝቶ በሚወጣበት ሰዓት ይከታተልና ይከታተልና ባለሱቁ ወይም ከስተመሩ እቃውን በሚገዛበት ሰዓት ደረሰኝ ከባለ ሱቁ እንደተቀበለ ለማረጋገጥ ይሞክራሉ ማለት ነው። ደረሰኙን ካልተቀበለ ባለሱቁ ይቀጣል ምክንያቱም ደረሰኝ ሳይሰጥ ብር እየተቀበለ እንደሆነ የሚያሳይ ማስረጃ ስላገኙ ባለሱቁ ሊቀጣና ተጨማሪ የቅጣት ክፍያ ሊጣልበት ይችላል ማለት ነው። እና በመካከላቸው ያለው ድብቁሽ አንደኛ ስራ እንዳይሰሩ ያደርጋል። ሁለቱም ታማኝ ያልሆነ ስራ እንዳይሰሩ ያደርጋል። የገቢዎች ሰራተኞችም ለቅጣት ብቻ እንደሚንቀሳቀሱ የሚያሳይ ነገር ነው። ሰራተኞቹም የሱቅ ሰራተኞች ሌቦች እንደሆኑ በግልጽ የምናይበት ነጋዴዎቹ ሌቦች እንደሆኑ ግብር ለማጭበር ትልቅ ስራ እንደሚሰሩ የሚያሳይ ነገር ነው ማለት ነው። እና ስለደረሰኝ የነበረኝ እይታና ዝርዝር ሀሳቦች እነዚህ ነበሩ

መልካም ልደት ይላል መልካም ልደት ማለት አንድ ሰው የተወለደበት ቀን ወይም እድሜውን በሚያከብርበት ሰዓት። መልካም መግለጫ ከሌሎች የሚሰማው ለሌሎች ለሱ የመልካም እንኳን ያደረሰህ እንኳን ተወለድክ የሚል የመልካም ልደት። መግለጫ እሚናገሩበት ጊዜ መልካም ልደት ይባላል እና መልካም ልደት አንድ ሰው ልደቱን ሲያከብር የሚሰማው ጣፋጭ ቃል ነው። ብዙ ጊዜ ስለ ልደት ስናዋራ አሁን አሁን ልደትን ለማክበር የሚወጡ ወጪዎች በከፍተኛ ሁኔታ የተጋነኑና ለመገመት የሚያስቸግሩ። ድሃ የማህበረሰብ ክፍል ከስድሳ እና ሰባ ፐርሰንት በላይ ይዘን ልደታችንን ለማክበር ደግሞ አንዳንድ ሀብታም ነው የሚሉ ግለሰቦች ልደታቸውን ለማክበር በጣም የተጋነነና ለመግለጽ በሚከብድ መልኩ ከፍተኛ ወጪ ሲዋጡ ይታያል። እነዚህ ሰዎች በተደጋጋሚ ትችትና አስተያየት ቢቀርብላቸውም። አሁን ግን ሌሎችም ተጨማሪ ከፍተኛ ወጪ እየዋጡ ልደታቸውን የራሳቸውንም ሊሆን ይችላሉ። የሚስቶቻቸውን የባሎቻቸውን የልጆቻቸውን ልደት ከፍተኛ ወጪ እየዋጡ ሲይዝ ይደግሱና ሲያከብሩ እናያለን። እና ልደት ማክበር በርግጥ መልካም ነገር ነው። ልደት ማክበር መልካም ነገር ነው ነገር ግን ደሃ ሀገር ላይ ሆነን የሚበላው ያጣ በሚሊየን የሚቆጠር ዜጋ ይዘን። እኛ ደግሞ ለ ልደት ማክበር ብቻ በሚሊየን የሚቆጠር ብር ማውጣት ትክክል አይደለም ብዬ አምናለሁ። ወጪዎች ባይ ዘ ዌይ እንደ መንግስትም ቁጥጥር መደረግ መቻል አለባቸው። አላስፈላጊ ወጪዎች ማውጣት የሀገር ብክነት ነው ብዬ አምናለሁ። አላስፈላጊ ወጪ ማውጣት እቅድ በእቅድ ያልተ ያልተመራ ወጪ ማውጣት። ለሀገርም ለእንትንም ብክነት ነው ብዬ አምናለሁ እና ቁጥጥር ሊደረግበት ይገባል እላለሁ ማለት ነው። እንግዲህ ቀደም ባሉት ጊዜያት ስለ ልደት ስንዋራ ልደት የመከበር እድሉ በጣም ዝቅተኛ ነበረ። እኔ ለምሳሌ ተወልጄ እዚህ እስከምደርስ ድረስ ልደታ አክብሬ አላውቅም። ምክንያቱም በተለይ በገጠሪቱ የሀገሪቱ ክፍል። ስለ ልደት እሚታወቅ ነገር የለም። ስለ ልደት እሚታወቅ ነገር የለም። ልደት ከፍተኛ ትርጉም እሚሰጠው ከተማ አካባቢ ነው። ከተማ አካባቢ ለልደት ያላቸው አመለካከት በጣም ከፍተኛ ነው። ልደትን የሚያከብሩበት መንገድ ትንሽ ሌየት ያለ ነው። ደማቅ ነው ማለት ነው እና። ልደት በልጅ እያለን እስከ ሃያ ምናምን አመት እኔ ሃያ አመት ልደት እንደሚከበር ራሱ መረጃው የለኝም። እስከ ሃያ አመት ድረስ ማለት ነው። ከሃያ አመት በኋላ የተለያዩ በተለይ ከተማ አካባቢ ሰዎች ልደት ለማክበር ሲንቀሳቀሱ ሳይ። ለልደት ያላቸውን አመለካከት እና ለልደት ያላቸውን ትልቅ ቦታ ሳይ እንዴ ልደት ለካ። በከፍተኛ ሁኔታ ሀገራችን ውስጥ ይከበራል እሚል መረዳት ተረድቻለሁ ማለት ነው። እንጂ ከዛ ውጪ ገጠር ውስጥ ምንም አይነት የልደት አከባበር የሚባል ነገር የለም። ምክንያቱም ገጠር ውስጥ ለምሳሌ አንድ ቤተሰብ ስድስት ወይ ሰባት ልጅ ሊኖረው ይችላል። ለነዛ ስድስት ወይ ሰባት ልጆች እሚያከብር ከሆነ በየወሩ ድግስ ሊደግስ ይችላል ማለት ነው። እና የልደት አከባበር ገጠር ውስጥ በዚህ ሁኔታ በዚህ ልክ አይታወቅም። ከተማ ግን። ልደትን የሚያከብሩበት መንገድ ከአቅማቸው በላይ ከፍተኛ ወጪ አውጥተው ውድ የተባሉ መጠጦችን አውርደው ልክ እንደ ወስኪና ሌሎች መጠጦችን ያዋርዳሉ ይጠጣሉ ይዝናናሉ ይሰክራሉ። ብዙ ነገሮችን እናያለን ማለት ነው። እና ልደት እሚከበርበት መንገድ በጣም የተጋነነ ነው። ከተማ አካባቢ እና ይሄ የተጋነነ የልደት አካባበር መንገድ በመንግስትና በሚመለከታቸው አካላት ቁጥጥር ቢደረግበትና አላስፈላጊ ወጪዎች ቢገደቡ መልካም ነው ብዬ አምናለሁ። ምክንያቱም ዛሬ አንደኛው ከፍተኛው ወጪ አዉጥቶ ልደቱን እሚያከብር ከሆነ ይሄን ያየ ሰው ደግሞ ከእሱ የተሻለ የልደት አከባበር አሳያለሁ ብሎ ስለሚነሳ ሌላ ወጪ ነው የሚወጣው የበለጠ ወጪ ይወጣል። ሌሎችም በተመሳሳይ ሌላ ሶስተኛ ወገን ደግሞ አሁን ያየውን የልደት አከባበር የበለጠ አከብራለሁ ብሎ ስለሚነሳ ከፍተኛ ወጭ ይወጣል ማለት ነው። ልደት

ወተት ይላል ወተት ከላሞች እና ከተለያዩ ስጋቸውን ለምግብነት ከምንጠቀምባቸው እንስሶች የሚገኝ የሚታለብ ነጭ ንጥረ ነገር ነው። እና ይሄ ወተት ማለት በተለይ ለህፃናት ከፍተኛ የሆነ ጥቅም የሚሰጥ ይሄ ካልሸም መጠኑ ከፍተኛ በመሆኑ የተነሳ ለሰውነታችን የአጥንት የጥርስ እንዲሁም ጠንካራ ሚባሉ የሰውነታችን የአካል ክፍሎች ለማደግ በቀዳሚነት የካልሼም ኮንቴንት ይፈልጋል። ስለዚህ ወተት ላይ ደግሞ ካልሸም መጠኑ ከፍተኛ በመሆኑ ምክንያት ህፃናትና እድሜያቸው ለጋ የሆኑ የሰው ልጆች ወይም ልጆች በጠቅላላ መጠቀምና ትኩረት አርገው መጠጣት ይጠበቅባቸዋል ይባላል። እና ስለ ወተት ስናነሳ የተለያዩ የወተት አይነቶች አሉ። የተለያዩ ወተት አይነቶች አሉ። የመጀመሪያው የላም ወተት አለ ሁለተኛው የፍየል ወተት አለ ሶስተኛው የግመል ወተት ብለን በሶስት መክፈል እንችላለን። የላም ወተት የላም ወተት እንግዲህ በአገራችንም ሆነ በተቀረው የአለም ክፍል በስፋት ጥቅም ላይ የሚውል የወተት አይነት ነው። እና የላም ወተት በአገራችን በሁለት ነው የሚከፈለው የፈረንጅ ላም እና የሀበሻ ላም ብለን እንከፍለዋለን። የፈረንጅ ላም እንግዲህ የተዳቀሉ ከብቶች ናቸው የፈረንጅ ላም የሚባሉት የተዳቀሉ ከብቶች ናቸው። የተሻለ በኮንቴንታቸው በተለይ በኮንቴንት የተሻለ የሚባል ወተት ነው የሚገኘው። ለምሳሌ ከፈረንጅ ላሚ የሚገኘው በቀን የሚታለበው የወተት ብዛት እስከ ሰላሳ ሊትር በቀን ሊታለቡ ይችላሉ የወተት የፈረንጅ ላሞች ማለት ነው። በቀን ሰላሳ ሊትር ወተት ልናልባቸው እንችላለን። የሀበሻ ላሞች ግን በቀን በዛ ከተባለ እስከ ስድስት ሊትር ሊታለቡ ይችላሉ ማለት ነው። እሄ የወተት መጠኑ በዋናነት የሚወስነው ምንድነው? እንትኑ ጋ ነው የሚገናኘው። የሚመገቡት ምግብ ጋ ቀጥታ የሆነ ግንኙነት አለው ማለት ነው። ከዛ ውጪ እነዚህ የፈረንጅ ላም የሚባሉ እንትኖች የፈረንጅ ላም የሚባሉት የወተት ኳሊቲው በጣም ዝቅተኛ ነው። የወተት ኳሊቲው ዝቅተኛ ነው። ነገር ግን ኳንቲቲው በጣም ከፍተኛ ነው። ኳንቲቲው በጣም ከፍተኛ ነው የፈረንጅ የሀበሻ ላም የሚባሉት ግን ኳሊቲው ከፍተኛ ነው ኳንቲቲው ደግሞ ዝቅተኛ ነው። እና በገንዘብ በውድነት ራሱ የሀበሻ ከሀበሻ ላም የምናገኘው ወተት ዋጋው ይጨምራል ከፈረንጅ ላም የምናገኘው ወተት ግን ዋጋው ይቀንሳል ማለት ነው። ዋጋው ትንሽም ቢሆን ይቀንሳል እንደዚህ አይነት ልዩነቶች አሉ። አሁን ላይ የወተት ዋጋ በሊትር እስከ መቶ ብር ድረስ እየተሸጠ ነው። ሊትር መቶ ብር እና ከዛ በላይ የተሸጠ ያለበት ሁኔታ እና ያለው ሰባ ብርም የሚሸጥበት አካባቢ አለ። እና እንደየቦታው ይለያያል። ግን ትልቁ ችግር ምንድነው? ወተት የሚሸጥበት ሰዓት ወተቱ ላይ ሰዎች ውሃ ይጨምራሉ። ውሃ ይጨምራሉ ወተቱ ላይ ውሃ ስለሚጨምሩ የወተቱ ኳሊቲ እየወረደ ይሄዳል። ከአርሶ አደሩ ብንጀምር ከዋናው ከባለቤቱ ብንጀምር ትንሽ ውሃ ወተቱ ላይ ይጨምራል። ከዛ ሁለተኛ ነጋዴው ነጋዴው ጋ ሲመጣ ነጋዴው ወተቱ ላይ ትንሽ ይጨምራል። ሶስተኛ ከስተመሩ ጋር ወይም ተጠቃሚው ጋር ይደርሳል ማለት ተጠቃሚው ግማሽ በግማሽ ውሃ እጁ ላይ ይደርሳል እጁ ይረከባል ማለት ነው። በዚህም ምክንያት ከስተመሩ ከስተመሩ በከፍተኛ ሁኔታ ጥራት ያለው ወተት ማግኘት አይችልም። ስለዚህ ያስፈላጊው አካል እነዚህ አካላት ወተት ላይ ውሃ የሚጨምሩ አካላትን በመቅጣት አስፈላጊ የርምት እርምጃ ቢወስድ መልካም ነው። ሌላው የግመል ወተት ነው። የግመል ወተት በተለይ ወደ ምስራቁ የሀገራችን ክፍል ግመል በሰፊው ይረባል እና የግመል ወተትም ለሰው ልጅ በጣም አስፈላጊ ነው ከሚባሉ ነገሮች አንዱ ነው። ምክንያቱም ከፍተኛ የሆነ በሽታን የመከላከል አቅም ሰውነታችን ውስጥ ይፈጥራል የሚባል እንትን አለ። እኔ የግመል ወተት ጠጥቼም አላውቅም አላውቀውም። ምን አይነት እንትን እንዳለውም ነገር ግን ዋጋውም ውድ ነው ያው ብዙ ጊዜ ወተቱ ከምስራቁ የሀገራችን ክፍል ውጪ ሲጠጣ ሲዘወትር አናይም ነገር ግን በተለይ ለውባ በሽታ ፍቱን መፍትሄ ነው። ይባላል ማለት ነው። ስለ ወተት ያለኝ ትንታኔ እሄን ይመስላል

አልጋ ይላል አልጋ የሚለው ቃል ሰዎች ማታ ቀን ስራ ደክመው ቀን ሲዞሩ ሲሮጡ ሲለፉ ሲደክሙ ውለው ለማረፍ ምቹ የሆነ ቦታ ይፈልጋሉ። ይህ ምቹ የሆነ ቦታ ይህ ምቹ የሆነ ቦታ አልጋ እንለዋለን። እንግዲህ አልጋ ከተለያዩ ነገሮች እንትን ሊል ይችላል ሊዘጋጅ ይችላል። የእንጨት አልጋ የብረት አልጋ እና የጠፍር አልጋ ብለን ለሶስት መክፈል እንችላለን። የብረት እና የእንጨት የብረት እና የጠፍር ብለን ለሶስት መክፈል እንችላለን። የመጀመሪያው የእንጨት አልጋ ነው። የመጀመሪያው የእንጨት አልጋ ነው። የእንጨት አልጋ የእንጨት አልጋ ሁሉ ነገር የሚሰራው ከእንጨት ነው። ከፍራሹ ውጪ ማለት ነው። ከፊት ለፊትም ከኋላም ከታችም ከእንጨት ነው የሚዘጋጀው። እና ይህ እንጨት ይህ እንጨት በዋናነት የተመረጠ ዋንዛ ሊሆን ይችላል። ወይም ሌሎች ውበትና ጥንካሬ ያላቸው የተለያዩ የዛፍ አይነቶች የተመረጡ የዛፍ አይነቶች ሊሆኑ ይችላሉ። እና እንጨት የእንጨት አልጋ በሰፊው በሀገራችን ጥቅም ላይ የሚውል የአልጋ አይነት ነው። ቀደም ባሉት ጊዜያት ስለ አልጋ ስናወራ የጠፍር አልጋ ነበር በጣም የሚታወቀው እና በሰፊው ስፋት በስፋት ጥቅም ላይ ሲውል የነበረው። ይሄ ጠፍር አልጋ በመጀመሪያ ይሄ ቆዳና ይሄ ወይ ጎማ ብለን ነው የምንከፍለው የጠፈር የሚባለው። ከቆዳ የሚሰራው አልጋ ነው። ቆዳውን በደንብ ከተለፋና ራሱን የቻለ ሂደት አለው። ሂደቱን ካለፈ በኋላ ጥንካሬውን ማክሲመም ጥንካሬውን እንዲያገኝ የራሱ ሂደት ይሄዳል እና በዛ መሰረት እሱን ሂደት ከሄደ በኋላ ቋዳው በቀጭኑ ይሰነጠቃል። ከተሰነጠቀ በኋላ ያ ቀጭን ቆዳ ኮዳ ልክ እንደ ሽቦ ተደርጎ አልጋው ላይ ይመታል ማለት ነው። አልከው ላይ ይመታል እሱ ካለቀ በኋላ እሱ ከተመታ በኋላ ደግሞ ፍራሽ እና የተለያዩ ቆዳ ሊሆን ይችላል አጎዛ የሚባለው ሊሆን ይችላል ከላይ ይነጠፋል ከዛ በኋላ ሰዎች ይተኙበታል ማለት ነው። እና በዚህ መንገድ ይዘጋጃል። የ የእንትን አልጋ የጎም አልጋ የሚባለው ተመሳሳይ ነው የሚለያየው ምንድነው? ያኛው ጣፈር ነው ወይም ቆዳ ነው ያኛው ደግሞ የጎማ አልጋ የሚባለው ደግሞ ጎማ ነው በዋናነት ጎማ ነው የሚጠቀሙት ማለት ነው። እና በዚህ መንገድ የጎማ አልጋ እና የጠፍራ አልጋ ብለን መክፈል እንችላለን። ሌላኛው የሽቦ አልጋ ነው። የሽቦ አልጋ በተመሳሳይ ጠፈርና ጎማ የምንጠቀመውን ሽቦ ነው የምንጠቀመው ማለት ነው። ሽቦ ነው የምትጠቀመው እና ምቾቱ በዋናነት የሚወሰነው በጠፍሩ ወይም በጎማው ወይም በሽቦው ሳይሆን ከዛ በላይ ባለው የእንትን አይነት ነው። ከዛ በላይ ባለው ፍራሽ ነው። ስፖንጅ ፍራሽ ነው የሚጠቀሙት አጉዛ ነው የሚጠቀሙት ቆዳ ነው የሚጠቀሙት የሚለው ለሰዎቹ የሚሰጠውን ምቾት መለሊያ ነው ማለት ነው። ለሰዎች ምን አይነት ምቾት ይሰጣል የሚለውን? የምንለካበት መንገድ ነው ማለት ነው። እና ስለ አልጋ ስናወራ ስለ አልጋ ስናወራ ትኩረት ማድረግ ያለብን አሁን አሁን የመጡ በጣም ዘመናዊ የሚባሉ ከፍተኛ የሆነ ገንዘብ ወይም ዋጋ የሚያወጡ አልጋዎችን በትኩረት ማየት እንችላለን። እነዚህ አልጋዎች ውበታቸውም ምቾታቸውም በጣም ከፍተኛ ነው። ምቾታቸውም ውበታቸውም በጣም ከፍተኛ ነው። ግን ከውበታቸውና ከምቾታቸው ባሻገር በጣም የሚያሰጋ ነገር አለው። ይህ የሚያሰጋ ነገር ምንድነው? ሰዎቹ ካሜራ ገጥመው አብሮ ይልካሉ ይባላል ካሜራውን አልጋው ላይ ገጥመው እና ሚታ ቤት ውስጥ የሚደረጉ ነገሮችን በሙሉ በዛ ካሜራ ሪከርድ ያደርጋሉ ተብለው ይታማሉ። እስካሁን እንግዲህ እኔ በትክክልም ያረጋገጡት ነገር የለም። ያረጋገጡት ነገር የለም ነገር ግን በወሬ ደረጃ እነዚህ ሀሜቶች ሲወሩ እንሰማለን። እና ጥንቃቄ ማድረግ ያለብን የአልጋ ማሰራት መግዛት የምንፈልግ ሰዎች በጣም ጥንቃቄ ማድረግ ያለብን ምንድነው? አልጋውን ገዝተን ወደ ቤታችን በምንወስድበት ሰዓት ምንም አይነት የካሜራ እንዳልተገጠመና ምንም አይነት የተለየ ዲቫይስ አርጎ ላይ እንደሌለ ማረጋገጥ መቻል አለብን ማለት ነው። ለዛሬ ስለ አልጋ መተንተን የፈለኩት መናገር የፈለኩት ነገር ይህ ነው አመሰግናለሁ።

ቡናማ ይላል ቡናማ የሚለው ቃል ቀለምን ወይም ከለርን ለማሳየት ለመንገር የምንጠቀምበት ቃል ነው እንጂ ቡና የሚለውን ለመግለጽ ሳይሆን ቡና የሚለው በእንግሊዘኛው ኮፊ ነው። ቡናማ የሚለው ግን በዋናነት የምንጠቀመው ቀለምን ወይም ከለርን ለማሳየት ነው ይሄ ቡናማ ከለር የሚባለው። ወደ ጥቁር እና በቀይ እና በጥቁር መካከል ያለ እንትን ነው ከለር ነው እና ቀይ እና ጥቁሩን ብንቀላቅለው ቡናማ የሆነ ቀለም ይሰጠናል ማለት ነው። ስለ ቀለም ስናወራ እንግዲህ በዋናነት ዋና ዋና የሚባሉ መደበኛ የሚባሉ አምስት ቀለማት አሉ እነዚህ ቀለማት ምን ይሆናቸው? ነጭ አለ ጥቁር አለ ቀይ አለ አረንጓዴ አለ ቢጭ አለ። እነዚህ አምስት ዋና ዋና ቀለማት የሚባሉ ናቸው። እነዚህን ቀለማት እርሱ በእርሳቸው ስንቀይጣቸው ወይም ስንቀላቅላቸው የተለያዩ ቀለማትን እናገኛለን ማለት ነው። እና ቡናማ የሚባለው ቀለም በዋናነት ጥቁሩን ቀለምና ቀዩን ቀለም ስንቀላቅለው ቡናማ የሚባል ቀለም እናገኛለን። ይህ ቡናማ የሚባለው ቀለም ከለሩ ከቡና ከለር ጋር ወይም ከተቆላ ቡና ጋር የሚቀራረብ ወደ ጥቁርነት የቀረበ የቀለም አይነት በመሆኑ ምክንያት ሌላ አማርኛ ቃል የሚገልጠው ሌላ አማርኛ ቃል ስለሌለ ቡናማ እንለዋለን። እንግዲህ ቡናማ የሚለው ቃል የተፈጠረበት ዋናው አሁን በ እንትን በእንግሊዘኛ ቡናማ የሚባል እንትን የለም ቀጥታ የሆነ የእንግሊዘኛ ቃል የለም። እና በአማርኛ ቡናማ ለምን አልነው የሚለው ስንሄድ ቡናና ኢትዮጵያ ወይም ኢትዮጵያ ውስጥ ለቡና ያለን አመለካከት ከፍተኛ መሆኑን የሚያሳይ የቃል ነው ማለት ነው። ለቡና ያለን አመለካከት ከፍተኛ መሆኑን የሚያሳይ ቃል ነው። እንደሚታወቀው ቡና የተገኘው ኢትዮጵያ ውስጥ ነው። አንዳንድ የአለም ሀገራት ግን ቡና ኢትዮጵያ ውስጥ እንዳልተፈጠረ የመጀመሪያ መገኛ ኢትዮጵያ አይደለችም ብለው የሚከራከሩ ሰዎች አሉ። ቡና የተገኘው ከብራዚል ነው ብሎ ብዙ ሰው ብዙ የአለማችን ሰዎች ይከራከራሉ። ነገር ግን ብዙ አጨቃጫጭና አከራካሪ ነገሮች ስለ ቡና መገኛ ቢኖርም ኢትዮጵያ ውስጥ እንደተገኘ የሚያመዝን ነገሮች ይታያሉ። እንግዲህ እኛ የምንለው ቡና የተገኘው ኢትዮጵያ ውስጥ በምትገኘው ከፋ በምትባል ክፍለ ሀገር ውስጥ ቡና እንደተገኘ ነው የሚነገረው። እና ኮፍ የሚለው ቀር ራሱ ከፋ ከሚለው ቦታ እየተገኘ የተወሰደ ቃል ነው ብለን እናምናለን። እና ሀገራችን ከፍተኛ የውጭ ምን ዛሬ ከምታገኝባቸው ወደ ውጭ ከሚላኩ ምርቶች መካከል ቡና የመጀመሪያውን ቦታ ይይዛል ማለት ነው። እና ቡናን በመጠቀም ቡናን በመጠቀም ወደ ውጭ ሀገር የሚልኩ ነጋዴዎች በከፍተኛ ሁኔታ የውጭ ምንዛሬን በማምጣት ከአመት አመት ከፍተኛ ደረጃ ሲሸለሙና የውጭ ምን ዛሬ በማምጣት ተብለው ሲሞገሱ እውቅና ሲሰጣቸው በተከታታይ እናያለን ማለት ነው። እና የውጭ ምን ዛሬ ሀገራችን ውስጥ ምን ያክል ከፍተኛ ችግር እንዳለ የውጭ ምንዛሬ እጥረት በከፍተኛ ሁኔታ ሀገራችን ውስጥ እንዳለ ይታወቃል። ነገር ግን ይህ የውጭ ምንዛሬ እጥረት በተለያዩ ምርቶች ወደ ውጭ ኤክስፖርት በማድረግ ማግኘት እና ችግሩን ማቃለል ይቻላል ማለት ነው። ነገር ግን አሁን አሁን ወደ ውጭ ከሚላኩና ወደ ሀገር ውስጥ ከሚገቡ እቃዎች በአንጻራዊነት ወደ ውጭ የሚላኩ እቃዎች በጣም አነስተኛ ናቸው። በዛ ምክንያት ሀገራችን ውስጥ ያለው የ ሀገራችን ውስጥ የእንትን መጠኑ ማለት የዶላር የውጭ ምንዛሬ መጠኑ አነስተኛ በመሆኑ ምክንያት ሀገራችን ውስጥ እንደዚህ አይነት ወደ ውጭ የሚላኩ የምርቶችና አገልግሎቶችን መጨመርና የተሻለ ማድረግ መቻል አለብን ማለት ነው። አለዛ እነዚህ ምርትና አገልግሎቶች የማይጨምሩ ከሆነ እነዚህ ምርትና አገልግሎቶች ከፍ የማናደርግ ከሆነ የምናገኘው የውጭ ምንዛሬ መጠን አነስተኛ ስለሚሆን የሀገር ኢኮኖሚ በከፍተኛ ሁኔታ ይደቃል ማለት ይቻላል። አሁን ላይ ያለው ከፍተኛ የሆነ የዋጋ ግሽበት የመጣበት ምክንያት የውጭ ምን ዛሬ እጥረት ነው። የዶላር እና በብር እና በዶላር መካከል ያለው የሰፋ ልዩነት የዋጋ ንረት እንዲያመጣ አድርጎታል ማለት ነው። እና የኔ ዋጋ ንረት ለመከላከል በውጭ ዛሬ እና በብር መካከል ያለውን ልዩነት ማጥበብ ያስፈልጋል

ስቀል ይላል ስቀል እንግዲህ አውርድ ከሚለው ቃል ተቃራኒ ነው። ስቀል የሚለው ቃል አውርድ ከሚለው ቃል ተቃራኒ ነው። አውርድ የሚለው ቃል አንድን ነገር ከላይ ወደ ታች ከፍ ካለ ቦታ ላይ አንስተን ወደ ዝቅ ያለ ቦታ ላይ ለማስቀመጥ የምንጠቀምበት ነገር ነው። ስቀል የሚለው ቃል ደግሞ ታች ያለን ነገር አንስተን ከፍ ወዳለ ቦታ ላይ የምናስቀምጥበት ነገር ስቀል አውርድ ከሚለው ቃል ተቃራኒ ነው። ስቀል ሲባል የተለያዩ ትርጉሞች ልንሰጠው እንችላለን። አንደኛ ትምህርት ጋር በተገናኘ ተማሪ ጎበዝ ተማሪ ሰቃይ ነው የሚባለው። ጎበዝ ተማሪ አይ ኤከሌ እኮ ሰቃይ ነው እንላለን። ሰቃይ ማለት ውጤቱ ከፍተኛ ነው። ጎበዝ ተማሪ ነው ለማለት ነው። እና ያን ተማሪ ስቀል ልንለው እንችላለን ማለት ስቀል ማለት ከፍተኛ ውጤት አምጣ። ጎበዝ ሁን ለማለት ሊሆን ይችላል ማለት ነው። እና ስቀል ይባላል። ስቀል ይባላል። ከዛ ውጪ ግን ነገሮችን እቃ አንስተን አንድ ቦታ ላይ ለማሻገር ከትንሽ ቦታ ላይ ወደ ከፍ ያለ ቦታ ላይ ለመጫን ሊሆን ይችላል። ወደ ክፍለ ሀገር አካባቢ አሁን መስቀል ማለት። መኪና ላይ ለመውጣት ስቀለኝ የሚል ቋንቋ ይጠቀማሉ ስቀለኝ የሚል ቋንቋ ይጠቀማሉ ስቀለኝ ማለት መኪና ላይ አሳፍሬኝ መኪና ላይ ልውጣ ለማለት ነው ማለት ነው። እና ስቀል ማለት ደግሞ እቃዎችን መኪና ላይ አውጣ ለማለት የሚጠቀምበት የክፍለ ሀገር አካባቢ ያሉ ሰዎች እሱን ይጠቀማሉ። ማለት ነው። ስለዚህ ለስቀል ያለኝ ትርጓሜ እሄን ይመስላል አመሰግናለሁ

ተቀበል ይላል ተቀበል የአቻ የእንግሊዘኛ ትርጉሙ ሪሲቭ የሚል ይሆናል ሪሲቭ የሚል ተቀበል የሚል ትርጉም አለው። ተቀበል የሚለው ለተለያየ ነገር ልንጠቀመው እንችላለን። የመጀመሪያው ተቀበል እንግዲህ ቀጥተኛ ትርጉሙ እቃ ለአንድ ሰው እቃ በምሰጥበት ሰዓት ተቀበል የሚል ትርጉም የሚል ቃል እንነግረዋለን፤ ሁለተኛው ደግሞ ተቀበል የሚለው ለአዝማሪዎች ግጥም በምንሰጥበት ሰዓት ተቀበል ብለን እንናገራለን ማለት ነው። እና በእነዚህ በሁለት ትርጉሞች ነው የምናየው ተቀበል የሚለውን እንግዲህ የመጀመሪያው ለመናገር እንደሞከሩት ተቀበል የሚለው ቃል እቃ በምንሰጥበት ሰዓት ለሰዎች ተቀበል እንላለን። ፊት ለፊት ሊሆን ይችላል እኛ ለምሳሌ የሆነ እቃ አንስተን እንካ ተቀበለኝ ብለን ለአንድ ሰው ለቅርባችን ላለ ሰው እቃ ልንሰጥ እንችላለን ለዚህ ተቀበል ብለን ትርጉም እንሰጠዋለን። ሁለተኛው ደግሞ ከአንዱ ቦታ ወደ ሌላ ቦታ የተለያዩ ሩቅ የሆኑ ሁለት ቦታዎችን ወስደን ከቦታ ኤ ወደ ቦታ ቢ እቃ የምንልክ ከሆነ እንደዚህ እንደዚህ አይነት እቃ ስለላኩ ተቀበለኝ ወይም ተቀበል ብለን እንናገራለን። እንግዲህ ስለመላክ ስንዋራ እቃዎችን በተለያየ መንገድ ከአንድ ቦታ ወደ ሌላ ቦታ መላክ እንችላለን። እና የተለያዩ የመላኪያ መንገዶች አሉ አሁን ላይ። ከእነዚህ የመላኪያ መንገዶች መካከል የመጀመሪያው ፖስታ አለ። ፖስታ ነው የመጀመሪያው ሁለተኛው ደግሞ የፈጣን መልእክት አገልግሎት የሚባሉ በግለሰብ ደረጃ የሚቋቋሙ ኤክስፕረስ ሰርቪስ ይባላል ወይም ፈጣን የመልእክት አገልግሎት ይባላሉ፤ እነዚህ እንትኖች አሉ ፖስታ ስለ ፖስታ ስናወራ ፖስታ እንግዲህ የተጀመረ መቶ አመት አካባቢ የሆነዋል። ፖስታ የተጀመረበት ከመቶ አመት አካባቢ በፊት ወደ ሀገራችን የገባው በአጼ ምኒሊክ ዘመነ መንግስት ነው፤ አጼ ምኒሊክ ፖስታን ሲያስገቡ ፖስታን ብቻ ሳይሆን የተለያዩ የቴክኖሎጂ አይነቶች ወደ ሀገራችን ገብተዋል የተለያዩ ቴክኖሎጂ አይነቶች ወደ ሀገራችን ገብተዋል። እነዚህ የቴክኖሎጂ አይነቶች እነዚህ ቴክኖሎጂ አይነቶች ወደ ሀገራችን በሚገቡበት ሰዓት አጼ ምኒልክ ህብረተሰቡን ወይም ማህበረሰቡን ለማሳመን ከፍተኛ የሆነ ጥረት ያደርጉ ነበር። ምክንያቱም ማህበረሰቡ የተለያዩ ቴክኖሎጂዎችን በቀላሉ የመቀበል ፍላጎት አልነበረውም። እያንዳንዱን አዳዲስ ቴክኖሎጂዎች ከምን ጋር ነው የሚያገናኘው ከሃይማኖት ጋር ያገናኘዋል። ሁሉንም ቴክኖሎጂ የሰይጣን ስራ ነው በሚል የሰይጣን ስራ ነው በሚል ውድቅ ያደርጉት ነበር። እና በዛ ምክንያት አጼ ሚኒሊክ የሰይጣን ስራ እንዳልሆነና የሰዎች የፈጠራ ጥበብ የሰዎች አእምሯቸውን ተጠቅመው ለሰዎች የሚጠቅም ጥበብ እንደሰሩ ለማስረዳት የተለያዩ ርቀቶችን ይሄዱ ነበረ። ነገር ግን ሰዎቹ በአጼ ምኒልክ ላይ ያምፁባቸው ነበር ይላል። እና የፖስት አገልግሎት ሲጀመር የፖስት አገልግሎት ሲጀመር አጼ ምኒሊክ ዘመነ መንግስት በአስራ ዘጠኝ ዜሮ ዜሮ አካባቢ ፖስታ እና ሌሎችም የተለያዩ የቴክኖሎጂ ውጤቶች ወደ ሀገራችን ገብተዋል። እና ስለተቀበል ስናወራ እቃ ስንልክና ስንቀበል በዋናነት በዛ ዘመን የተጀመረው የፖስታ አገልግሎት እስካሁን ድረስ ከፍተኛ የሆነ አገልግሎት እየሰጠ ይገኛል። ከእነዚህ አገልግሎቶች መካከል ማንኛውም ነገር ከወረቀት ጀምሮ እስከ ትላልቅ እቃ ድረስ የምንሸጠው የምንልክበት አገልግሎት አይነት ነው ይሄ ፖስታ የሚለው ማለት ነው። እና በፖስታ ተጠቅመን እቃዎችን ልከን ደውለን ተቀበል እንላለን ለምንፈልገው ለሚቀበለው ለወዳጃችን ማለት ነው። ሁለተኛው ሁለተኛው ደግሞ የፈጣን መልእክት አገልግሎት የሚባለው መልእክትና የተለያዩ እቃዎችን ለመላክ የምንጠቀምበት በግለሰቦች የሚቋቋም ድርጅት አለ ማለት ነው። እና የፈጣን መልእክት አገልግሎት ከፖስታ የሚለየው የመጀመሪያው ከፖስታ በፈጠነ መንገድ እቃዎችን መላክ እንችላለን። ሁለተኛው ደግሞ ፖስታ የሚደራጀውና አገልግሎት የሚሰጠው በግለሰብ ነው። አይ ሚን በመንግስት ነው ፖስታ። ይሄ የፈጣን መልእክት አገልግሎት ግን ድርጅቱን የሚመሰርቱም ግለሰቦች ናቸው አትራፊ የሆነ ድርጅት ነው። እቃዎች በፍጥነት የምንፈልገው ቦታ ላይ ሊደርሱልን ይችላሉ ከፖስታ በፈጠነ መንገድ ማለት ነው። እና ልዩነታቸው ይህን ይመስላል አመሰግናለሁ።

ኢንተርኔት ይላል ኢንተርኔት ማለት በዋናነት ትርጉሙ አንድ ቦታ ላይ ሆነን የተለያዩ አለም አለም ላይ ያሉ ከተለያዩ ቦታዎች የምንፈልገውን ነገር። ኮምፒውተራችን ወይም የስልክ ዲቫይስ በመጠቀም እና ኢንተርኔት በማገናኘት የምንፈልገውን ነገር ማግኘት የምንችልበት ኔትወርክ ያለበት ነገር ኢንተርኔት እንለዋለን። ኢንተርኔት የኢንተርኔት አመጣጥ እንግዲህ ከፍተኛ የሆነ ታሪክ አለው። እድገቱ በጣም የሚገርም ነው። እና ኢንተርኔት የመጣ በርግጥ በአስራ ዘጠኝ ሰማኒያዎቹ አካባቢ የኢንተርኔት አገልግሎት ተጀምሯል። የኢንተርኔት አገልግሎት ሲጀመር አብዛኛው ሰው ኢንተርኔትን እንደ ሰይጣን ወይም ከመጥፎ መንፈስ ጋር የሚያገናኘው በጣም ብዙ ሰው ነበረ። እና ኢንተርኔት በዋናነት እንግዲህ ከሰይጣን ጋር ወይም ከመጥፎ መንፈስ ጋር ከእርኩስ መንፈስ ጋር የሚገናኝ ነገር የለውም። ነገር ግን የኢንተርኔት አመጣጥ ለብዙ ሰዎች ከአእምሮአቸው በላይ ስለሆነ። ለመረዳት ስለሚከብዳቸው ብዙ ሰው ደግሞ መረዳት የሚከብደውን ነገር በሙሉ ወደ እርኩስ መንፈስ ነው የሚያገናኘው ማለት ነው። አንድ ሰው የአንድን ነገር አፈጣጥሩ ሊሆን ይችላል። አጠቃቀሙን ሊሆን ይችላል። ሁለንተናዊ ነገሩን መረዳት ካልቻለ ሙሉ ለሙሉ የሚያገናኘው ወደ ተአምር ወደሚባለው ነገር ነው ተአምር ደግሞ ከፈጣሪም ተአምር ይገኛል። ከ ከፈጣሪም ብቻ ሳይሆን ከመንፈስ ከእርኩስ መንፈስም ተአምር ሊገኝ ይችላል ማለት ነው። ምክንያቱም ስልጣን ስለተሰጠው። እና በዚህ መንገድ ሰዎች ስለ ኢንተርኔት ሲያስቡ ምን ያስባሉ ስለ የሰይጣን ስራ እንደሆነ አድርገው የሚያስቡ በጣም ብዙ ሰዎች አሉ ማለት ነው። ነገር ግን ሪያሊቲው ሰይጣን ስራ ጋር የሚገናኝ አይደለም። ሰይጣን ስራ ጋር የሚገናኝ አይደለም። ነገር ግን አእምሯቸውን እና ፈጣሪ የሰጣቸውን ጥበብ የመጠቀም ሰዎች የተለያዩ መረጃዎችን በቀላሉ ማግኘት። የማይቻሉ መረጃዎችን በቀላሉ ከማንኛውም የአለም ክፍል የአለም ጫፍ ሆነን ማግኘት የምንችልበት ትስስር ነው ኢንተርኔት የሚባለው። የተሳሰሩ ነገሮችን የምንፈልጋቸውን መረጃዎች በሚመለከታቸው አካላት ወደ ኢንተርኔት ከገቡ በኋላ እነዚህን ነገሮች መልሰን የምናገኝበት ነገር ኢንተርኔት ብለን እንጠራዋለን። እና ኢንተርኔትን በተለያየ መንገድ መከፋፈል ይቻላል። ስንከፋፍለው ደግሞ ስንከፋፍለው በአለም ላይ ያሉ ሀገራት ለኢንተርኔት ያላቸው የኢንተርኔት ፍጥነት በተመለከተ በግልጽ ማየት እንችላለን ማለት ነው። እና በተለይ አፍሪካ ውስጥ ያሉ ሀገራት የኢንተርኔት ፍጥነታቸው ወይም የኢንተርኔት አቅማቸው በጣም ዝቅተኛ እና ቀርፋፋ የሚባል ኢንተርኔት አገልግሎት ነው የሚሰጡት። ዋጋቸውን ስናይ ደግሞ በጣም ከፍተኛ ነው ለኢንተርኔት አገልግሎት የሚቀበሉት የሚረከቡት የብር መጠን በጣም ከፍተኛ በመሆኑ ዜጎች በቀላሉ ኢንተርኔት አክሰስ ለማግኘት ሲቸገሩ ይስተዋላል ማለት ነው። በአሁኑ ሰዓት ካለ ኢንተርኔት ምንም አይነት ስራ መስራት የማይቻልበት ዘመን ላይ ደርሰናል። ስራዎችን ለመስራት ቀጥታ እያንዳንዱ ስራ ግንኙነቱ ከኢንተርኔት ጋር ነው ማለት ነው እና። ኢንተርኔት ከፍተኛውን የሆነ ጠቀሜታ አለምን አንድ በማድረግ ረገድ ቀን ተቀን የምንጠቀምባቸው የተለያዩ ማህበራዊ ሚዲያ አይነቶች የሚንቀሳቀሱትና የሚሰሩት በኢንተርኔት ተጠቅመን ነው ማለት ነው። አሁን ላይ ኢንተርኔት ከሌለ አለም ሙሉ ለሙሉ ጨለማ ውስጥ ልትገባ ትችላለች ማለት ነው። እና ኢንተርኔትን በመጠቀም አለምን አንድ የምናደርግበት ኢንተርኔትን በመጠቀም የምንፈልገውን ነገር ቤታችን ቁጭ ብለን የምንፈልገውን ነገር ከተለያዩ የአለም ሀገራት የምናገኝበት ከተለያዩ ድርጅቶች ከተለያዩ የአለም ጫፍ ምን እየተደረገ እንደሆነ መቆጣጠር የምንችልበት ደረጃ ላይ ነን ያለነው ማለት ነው። እና እነዚህ የኢንተርኔት አለም የኢንተርኔት አለም በተለይ በጣም ሰለጠኑ የሚባሉ ሀገራት ሌሎችን ሀገራት ግለሰቦች ለመቆጣጠር እና ለመከታተል ይጠቀሙበታል ይሄን ኢንተርኔት ማለት ነው። እና ከፍተኛ የሆነ የጎን ጉዳት አለው ብለው ያምናሉ ብዙ ሰዎች። ነገር ግን ከጉዳቱ ይልቅ ጥቅሙ ስለሚያመዝን ብዙ ሰው በ

አጭበርብር ይላል አጭበርብር እንግዲህ እንደሚታወቀው ሰዎችን ትክክለኛ ህጋዊ ባልሆነ መንገድ ገንዘባቸውን ሀብታቸውን ወይም የተለያዩ ንብረታቸውን በማጭበርበርና በማታለል የሚዘርፍ ሰው አጭበርባሪ እንለዋለን። በአሁኑ ሰዓት የተለያዩ የማጭበሪያ መንገዶች ስልቶች አሉ። የመጀመሪያው ሎተሪ ደርሶኛል በማለት ሰዎችን የሚያጭበረብሩ አሉ። ሁለተኛው የሚያፈዝ እና የሚያድግዝ የሚያደርግ ነገር በመቀባት ሀብታቸውን ንብረታቸውን የሚዘርፉ ሌቦች አሉ። ሶስተኛው ዘረፋ በቀጥታ ሀይልና ጉልበትን በመጠቀም የሚዘርፉ ሌቦች አሉ ማለት ነው። እና በሶስቱ መንገድ ሌቦች ሰዎችን ይሰርቃሉ ሰዎችን ይዘርፋሉ እና ወደ መጀመሪያው ስንሄድ። ሌቦች ሎተሪ ደርሶኛል እና መታወቂያ ስለሌለኝ ማውጣት አልቻልኩም ስለዚህ በአንተ መታወቂያ ወይ ምናምን አግዘኝና ብሩን ላውጠውና ይሄን ያክል ብር እሰጥሃለሁ የሚል እንትን ይላሉ ማለት ነው። ያታልላሉ። በአንተ መታወቂያ ይሄን ያክል ብር ማውጣት እፈልጋለሁ። ብሩ ካወጣሁት በኋላ ግን እንደዚህ እሰጥሃለሁ ብለው የሚያታልሉ ሌቦች አሉ። ሚያታልሉ ሌቦች አሉ። በዚህ መንገድ እንትን ይላሉ እና በዛ ሰዓት ምንድነው የሚያደርጉት? የደረሰኝ ይሄ ነው። የደረሰኝ ይሄ ነው። ቁጥሩ ይሄ ነው ምናምን ምናምን በሚል ሰዎችን ሂድና ከዚህ አወጣልኝ እቃህን አምጣ እኔ ላቆይህ ብለው እቃ ይቀበላሉ ከሰዎች ማለት ነው። ከተቀበሉ በኋላ ሰዎቹ ብሩን ለማውጣት ወይም ሎተሪ አገልግሎትጋ ሄደው ሎተሪውን ለመውጣት በሚንቀሳቀሱበት ጊዜ ሀብታቸውን ንብረታቸውን ያላቸውን ነገር ይዘርፋችኋል ማለት ነው። ይዘርፋችኋል እና በዚህ መንገድ አጭብራዋሪዎች ገንዘብና እቃዎችን ስልካቸውን ያጭበረብራሉ ማለት ነው። ሌላኛው የማንጨበርበሪያ ስልት ሌላኛው እንትን በማድረግ ምንድነው? የሚባለው ይሄ የሚቀባ የሚያደነዝዝ ነገር በመቀባት ልጆቹ ምንም አይነት አስተሳሰብ እንዳይኖራቸው በማድረግ ነው እንትን የሚሉት ማለት ነው። እና ሰዎቹ ሰዎቹ የሚቀባ ነገር እፅ ነገር አለ እና እጃቸውን ቅባቱን በመጠቀም እጃቸውን ከቅባቱ ያስነኳቸዋል የሆነ የሰውነታቸውን ክፍል ቅባት ያስነኳቸዋል። ያ ቅባት በሚነኩበት ሰዓት ቅባቱ ሙሉ ለሙሉ እንዲደነዝዙ ያደርጋቸዋል ሙሉ ለሙሉ ከራሳቸው ቁጥጥር ውጪ እንዲሆኑ ስለሚያደርጋቸው። በእነሱ ላይ የሚደረጉ ማንኛውም እንቅስቃሴዎች ማንኛውም ተግባራት መገንዘብና ማወቅ አይችሉም ማለት ነው። ይረሳሉ። ሙሉ ለሙሉ በዚህ መንገድ ሌቦቹ የሚፈልጉትን ነገር በሙሉ ማድረግ ይችላሉ። እኔ በቅርብ አንድ ወዳጄ የነገረኝ ነገር ምንድነው? ከክፍለ ሀገር ወደ አዲስ አበባ ሄዶ አዲስ አበባ ከአንድ ቦታ ወደ አንድ ቦታ በሚንቀሳቀስበት ሰዓት። ሁለት ሰዎች ሰላምታ ጠይቀው ቦታ ይጠይቁታል እንደዚህ አይነት የሚባል ቦታ ታውቃለህ ወይ? ብለው ሰላምታ ከተለዋወጡ በኋላ ልክ የቦታውን መገኛ ለመንገር እየሞከረ እያለ። ልጁ ሙሉ ለሙሉ አእምሮውን ሳተ ወይም ረሳው ምን ላይ እንዳለ ራሱ ረሳ አለ። እና ከዛ በኋላ ምንድነው ያደረጉት? ቀጥታ ሻንጣውን ተቀብለውታል ኪስ ውስጥ ያሉ ነገሮችን በሙሉ ስልክ ተቀብለውታል ብር ኪስ ውስጥ ያለ ብር በሙሉ እየዋጣ ሰጥቷቸዋል ማለት ነው። ከዛ ከሰላሳ እና ከአንድ ሰዓት በኋላ አካባቢ ከአርባ ደቂቃ በኋላ ልጁ ይነቃል ወደነበረበት ይመለሳል ሲመለስ ግን የሆነ ቦታ ላይ ነው ቁጭ ብሎ ራሱን ያገኘው። ቁጭ ብሎ ይዞት የነበረው ሻንጣ ከጀርባው የለም። ኪሱ ውስጥ ስልክ የለም ብር የለም። ሙሉ ለሙሉ ተዘርፏል። እንደዛ ሲዘረፍ ልጁ ላፖሊስ ወደሚመለከተው አካል ሄዶ አመለከተ። ነገር ግን ስላመለከተ ምንም የሚያመጣው ነገር ምንም የሚቀየር ነገር የለም። ምንም አዲስ ነገር አይፈጠርም። ምክንያቱም ልጆቹን መያዝ አይቻልም። ማስረጃ የለም። ስለ ልጆቹ ምንም አይነት መረጃ የለውም። በዚህ መንገድ ልጁ የያዘውን ንብረት እና የያዘውን ብር ተዘርፏል ማለት ነው። እና በሃይል ተጠቅመው ብርና ንብረታቸውን ከሚዘርፉ ሰዎች በተጨማሪ አታልሎ

ሰዓት ይላል ሰዓት እንግዲህ በእንግሊዘኛው ሃወር ሃወር የሚል አቻ ትርጉም አለው። እና ስለ ሰዓት ስናወራ በቀን ውስጥ ሃያ አራት ሰዓታት ይኖራሉ። በሳምንት ውስጥ ደግሞ ሰባት ቀናት አሉ። ስለዚህ ሰባት ሲባዛ በሃያ አራት ማለት በሳምንት ውስጥ ያሉ የሰዓታት ብዛት ነው። እና ስለ ሰዓት ስናወራ ሰዎች ለሰአት ለጊዜ ያላቸውን ቫልዩ አብረን የምናይ ይሆናል። መታየት ያለበት መቅረት የሌለበት ነገር ነው ስለ ሰዓት ስናወራ ማለት ነው። ስለዚህ ሰዓት በዋናነት ሰዓት በዋናነት ትኩረት ማድረግ ያለብን ማየት ያለብን ነገር ሰአታችንን ስናባክን ጊዜያችን ን ስናባክን መስራት ያሉብንን ነገሮች በአግባቡ በጊዜው በእቅድ መስራት ካልቻልን ጊዜያችንን እየበላን ጊዜያችንን እየሰረቅን እና በራሳችን ጊዜ ላይ ሙድ እየያዝን ነው ማለት ይቻላል። ሙድ እየያዝን ነው ማለት ይቻላል። ምክንያቱም እያንዳንዷ ሰዓት መልሰን ያባከንናትን ሰዓት መልሰን ማግኘት አንችልም። ከጥቅም ውጭ እያደረግነው ነው ሰአታችንን ባዶ እያደረግነው ነው ማለት ነው። እና በዚህ መንገድ ሰአታችንን አክብረን ጊዜያችንን በእቅድ ተጠቅመን የሚሰሩ ስራዎችን በአግባቡ መስራት ይጠበቅብናል ማለት ነው። እና ይሄን ይመስላል ያለው ነገር ሰዓት ስለ ሰዓት ስናወራ ብዙ ነገሮችን ማንሳት ሊጠበቅብን ይችላል። በሁለት ከፍለን ማየት እንችላለን ሰዓት እቃው በራሱ ሰዓቱ የሚቆጥረው ሰከንድ ደቂቃና ሰዓት የሚቆጥረው ሰዓት ይባላል ወይም ዋች የሚባለው ማለት ነው። የሚሄደው የሚጓዘው ሰከንዱ ጊዜው ሰዓቱ በራሱ ሰከንዱ ደቂቃው ሰዓቱ ሰዓት ይባላል በራሱ ማለት ነው። አንድ ሰከንድ ማለት ስልሳ ሰከንድ ማለት አንድ ደቂቃ ነው። ስልሳ ደቂቃ ማለት ደግሞ አንድ ሰዓት ነው። እ እንደዚህ እና ይሄ የስድሳ ደቂቃዎች ጥርቅም ሰዓት እንለዋለን በዚህ መንገድ ስለ ሰዓት ማውራት እና መናገር እንችላለን። ስለ ዲቫይሱ ሰዓት የሚባለው ወይም ዋች የሚባለው ዋች የሚባለው ስለ ሰዓት የምናወራ ከሆነ ግን የተለያዩ የሰዓት ብራንዶች አሉ። እነኚህን ብራንዶች በጣም ከትንሽ እርካሽ ከሚባለው ዋጋ ጀምሮ በጣም ውድ እስከሚባሉ ዋጋዎች ድረስ የሰዓት ዋጋ እናያለን የመጨረሻው እርካሽ የሚባለው በኢትዮጵያ ብር አንድ መቶ አምሳ ብር እና ሁለት መቶ ብር የሚሸጡ ሰአቶች በጣም ርካሽ የሚባሉ ለህፃናት እና ለ በኢኮኖሚ ዝቅ ላሉ የማህረሰብ ክፍሎች የሚሸጡ የመግዛት አቅማቸው ዝቅተኛ የሆኑ የማህበረሰብ ክፍሎች የሚገዙት ሰዓት ነው። ሌላው ደግሞ ውድ የሚባለው ወይም መካከለኛ አካባቢ የሚባለው አንድ ሺህ አምስት መቶ እና ሁለት ሺህ ብር የሚሸጠው መካከለኛ ሰዓት የሚባለው ከአምስት መቶ ጀምሮ እስከ አንድ ሺህ አምስት መቶ በተለይ በጣም ብዙ ሰዓት እዛ ሬንጅ ውስጥ ነው ያለው። ውድ የሚባለው ግን ከሁለት ሺህ በላይ እስከ አምስት ሺህ እና ስድስት ሺህ የሚሸጡ ውድ ሰአቶች አሉ። እነኚህ ሰአቶች እንግዲህ የቅንጦት የሚባሉ ሰአቶች ናቸው። በአሁኑ ሰዓት በእርግጥ ሰዓት በጠቅላላው የቅንጦት ነው ብለን መያዝ እንችላለን ምክንያቱም በስልካችን እና በተለያዩ አጋጣሚዎች ጊዜውን ማየት እና መቆጣጠር እንችላለን። ጊዜውን ማየት እንችላለን ስንት ሰዓት እንደሆነ ለማየት የግድ ሰዓት ማሰር ላይጠበቅብን ይችላል እና ብዙ ሰዎች ሰዓት የሚገዙት እንደ ጌጥ ነው ማለት ነው ለማጌጫ ለቅንጦት የሚጠቀሙበት ነገር ነው። ከዛ ውጪ ግን ሰዓት ላይጠቅም ይችላል ያንያክል ጊዜን ለማየት ወይም ስንት ሰዓት እንደሆነ ለማወቅ የቀኑን ሁኔታ ለማወቅ በስልካችን ሰዓት እንሞላለን። በላፕቶፓችን በተለያዩ ነገሮች ሰዓት እንሞላለን ማለት ነው። እና በዋናነት ስለ ሰዓት ስናወራ በሁለት እንከፍለዋለን የእጅ ሰዓት እና የቤት ቤት ውስጥ የሚንጠለጠሉ ሰአቶች ብለን በሁለት እንከፍላቸዋለን። እና ቤት ውስጥ ከሚንጠለጠሉ ሰአቶች ይልቅ የእጅ ሰዓት በጣም ውድ ነው። የእጅ ሰአቶች በጣም ይወደዳሉ ማለት ነው። እና በዚህ መንገድ በሁለት ከፍለን እናያችኋለን። ስለ ሰዓት ስናወራ ስለ ጊዜ ስለ ጊዜ አጠቃቀም ስለ እቅድ ስራዎችን በአግባቡና በጊዜው መጨረስና መፈጸምን የማይረሱ ነገሮች ናቸው ማለት ነው። ብዙ ሰዎች ሰአታቸውን ጊዜያቸውን ያባክናሉ ማለት ነው። ብዙ ሰዎች ደግሞ ከሰአታቸው በተጨማሪ ከሰአታቸው በተጨማሪ ነገሮቻቸውን በሙሉ ኢነርጂያቸውን በሙሉ በሰአታቸው ምክንያት ሉዝ ሊያደርጉ ይችላሉ እና ስለ ሰዓት ያለን አመለካከት ይሄን ይመስል ነበረ። አመሰግናለሁ